የመንገድህን ስም ታውቃለህ? አዎን የምሄድበትን መንገድ በስራ ስሙን አውቃለሁ ምክንያቱም የመንገዱን ስም ማወቅ አለብን የተለያየ በተለያየ ምክንያት መንገዱን ልንስትና የምንሄድበትን ቦታ ሊጠፋን ስለሚችል የምሄድበትን መንገድ ስም በደንብ አውቃለሁ ይሄን የማደርግበት ምክንያት ቢያንስ እንኳን በየተለያዩ መንገዶችን በምሄድበት ጊዜ ቦታ ብሳሳት ሰዎችን ጠይቄ ያ ቦታ ስሙን እነግራቸውና የቦታውን አቅጣጫ ስለሚነግሩኝ በስርዓት ያንን እንዳይጠፋኝና ቦታ እንዳይሳሳስል ስም ይይዛል

የየትኛውን የቀኑን ሰዓት ትወዳለህ? እኔ የምወደው የቀኑን ሰዓት ውስጥ ጥዋት በጣም ደስ ይለኛል ጥዋት ተነስቼ የተለያዩ ስራዎችን መስራት እና የተለያዩ ተግባራቶችን ማድረግ በጣም ያስደስተኛል። ይሄም የሚሆንበት ምክንያት አንደኛ ከእንቅልፌ ጠዋት በምነሳበት ጊዜ አይምሮዬ ፍሬ ስለሚሆንና እረፍት አድርጌ ሙሉ ቀን ሙሉ ተኝ ማለት ማታው ሙሉ በእንቅልፍ አሳልፌ ስለሚሆን የተለያዩ ስራዎችን ለመስራት በጣም ጭንቅላቴ ፍሪ ስለሚሆን የተለያዩ ነገሮችን ለማድረግ በጣም ጥዋት ሁለት ሰዓት ላይ በጣም ያስደስተኛል። ከእንቅልፍ ሁለት ሰዓት ተነስቼ ፊቴን ከታጠብኩ በኋላ። ከታጠቡኩ በኋላ የት? ላይ የምሰራቸውን ቤት ውስጥ ስራዎችን ስራና ቁርሴን ከበለው በኋላ የተለያዩ ተግባራቶችን ማድረግ እና ስራዎችን መስራት ያስደስተኛል። እናም የጥዋት ሁለት ሰዓት አካባቢ በጣም ለኔ ተመራጭ ነው።

የትርፍ ጊዜ ማሳለፊያህ ምንድን ናቸው? እኔ የተለያዩ የትርፍ ማሳለፊያ ዘዴዎች አለኝ እኔ ትርፍ ጊዜዬን የተለያዩ የተለያዩ የተቸገሩ የተቸገሩ ሰዎችን በመርዳት አሳልፋለሁ እንዲሁም ቤተሰቦቼንም በማገዝ በትርፍ ጊዜ ቤት አጸዳለሁ አልጋ አነጥፋለሁ እቃ አጥባለሁ ቁርስ እሰራለሁ እንዲሁም የቤቶችን ስራዎች በሙሉ እየሸፈንኩ ቤተሰቦቼን አግዛለሁ ማለት ነው። ከዚህም በተጨማሪ በትርፍ ጊዜ የተቸገሩ ሰዎችን የምረዳው ደግሞ የተለያዩ የተቸገሩ አቅመ ደካማዎች ካሉ ለነሱ ውሃ በማምጣት እነሱ የሚፈልጉትን ነገር ለነሱ በመላላክ የትርፍ ጊዜዬን አሳልፋለሁ ማለት ነው። እንዲሁም የተለያዩ በጎ አድራጎቶች ውስጥ እሰራለሁ ለምሳሌ ደም አስለግሳለሁ በትርፍ ጊዜ ደንበ ማስለቀስ የሰዎችን ህይወት በማትረፍ እንዲሁም እንደዚህ በማድረግ ጊዜዬን አሳልፋለሁ። ከዚህም በተጨማሪ ፊልም ማየት በትርፍ ጊዜ በጣም ያስደስተኛል በትርፍ ጊዜ ፊልም እያየሁ እየተዝናነሁ ጊዜን አሳልፋለሁ

የምትወደው ቀለም ምንድነው? እኔ የምወደው ቀለም ከቀለማቾች ውስጥ ቀይ በጣም እወዳለሁ። ቀይ ቀለም በጣም ለኔ ምርጫዬ ነው የተለያዩ እቃዎችን በምገዛበት ጊዜ ልብሶችን በምገዛበት ጊዜ ወይም ጫማዎችን በምገዛበት ጊዜ ቀለም መምረጥ በጣም ያስደስተኛል። ያንንም የማደርግበት ምክንያት ደግሞ ቀለም በጣም ብርሃናማ በመሆኑና በጣም ቦግ ያለና ሳቢ በመሆኑ የተነሳ ቀይ ቀለም እመርጣለሁ እናም ቀይ ቀለማትን አብዛኛውን ጊዜ የተለያዩ ነገሮችን ለመግዛት እጠቀምበታለሁ ማለት ነው እንዲሁ ቀይ ቀለማቶች በጣም ውበታችን የሚጨምሩና ከሌሎች ሰዎች ለየት ያለ ውበት ይሰጠኛል ብዬ ስለማስብ ቀይ ቀለማትን በጣም ምርጫዬ ነው እናም የተለያዩ እቃዎችን፣ የተለያዩ ነገሮችን በሚገዛበት ጊዜ ቀይ ቀለማትን እጠቀማለሁኝ እና የቀይ ቀለማቶች ምርጫዬ ናቸው።

ምን አይነት መሳሪያዎችን ትጠቀማለህ? እኔ አሁን እኔ ባለሁበት ደረጃው የምጠቀምበት የመሳሪያ አይነት ለትምህርት የሚያገለግሉን ቁሳቁሶችን እጠቀማለሁ መሳሪያዎችም ማለት ነው። ለምሳሌ እስክብሪቶ እጠቀማለሁ እስክብሪቶ የተለያዩ ጥቅሞች አሉት። ከዛም ውስጥ ለመጽሐፍ ያገለግላል የተለያዩ ጽሁፎችን እጽፍበታለሁ የተለያዩ ስዕሎችን እመስልበታለሁ። ከዚህም በተጨማሪ እርሳስ እጠቀምበታለሁ እርሳስም ለተለያዩ አገልግሎቶች ይጠቅመኛል። እኔ ስዕሎችን ለመሳል የተለያዩ ግራፎችን ለመሳል እንዲሁም የተለያዩ ዲዛይኖችን ለመንደፍ እርሳስ እጠቀማለሁ። ከዚህም በተጨማሪ የምጠቀማቸው ሌሎች መሳሪያዎች አሉ

ምን አይነት ቦርሳ ትጠቀማለህ? እኔ የምጠቀማቸው ቦርሳዎች የቦርሳ አይነቶች ውስጥ ሌዘር ለእ ለመያዝ ምቹ ቦርሳዎችን መጠቀም ያስደስተኛል። እንዲሁም ይሄንን የማደርግበት ምክንያት አንደኛ ሌዘር ቦርሳዎች እእ ጥራት ስለሚኖራቸውና ከዚህም በተጨማሪ የምፈልገውን እምም ያህል እቃዎችን ለማስገባት ስለሚመቸኝ። እኔ የሌዘር ቦርሳዎችን ተጠቃሚ ነኝ አብዛኛውን ጊዜ ሌዘር ቦርሳዎች እንደሚታወቁት ውድ ናቸው ይሄ የሚሆኑበት ምክንያት ደግሞ አንደኛ ደረጃቸው በጣም ከፍ ያለ ና ለብዙ ጊዜ በጥራት ስለሚያገለግሉ እናም። የፈለግነውን ያህል ስልካችን እንዲሁም የምፈልጋቸውን የተለያዩ እቃዎችን ለማስቀመጥ ስለሚመችን እም የሌዘር ቦርሳዎች እ ይወደዳሉ ግን ይሄን ቢሆን ለኔ ምርጫዬ ነው። ምክንያቱም ለመያዝ ምቹና ውበት ስላለው የሌዘር ቦርሳዎችን ተጠቃሚ ነኝ

ፎቶ ማንሳት ትወዳለህ? አው ፎቶ ማንሳት በጣም እወዳለሁ አብዛኛውን ጊዜም ፎቶ አነሳለሁ ይሄን የማደርግበት ምክንያት ፎቶ ማንሳት አንደኛ የተለያዩ ጥቅሞች አሉት አንደኛው ያሳለፍነውን ደስ የሚል ጊዜ እንዳንረሳውና ያንን እያየን እንድናስታውስ ስለሚረዳንና ፎቶ በጣም ትውስታ ነው። አንደኛ ከምንወዳቸው ሰዎች ጋር የተለያዩ ፎቶዎች ፎቶ የተለያዩ ቦታዎች ሄደን ፎቶ መነሳት እንዲሁም የተለያዩ ፎቶዎችን እያነሳን ማለት ቤት ውስጥ ምናምን ማስቀመጥ በጣም ያስደስተኛል። በአልበም ፎቶዎችን እያነሳሁ ቤቴ ውስጥ አስቀምጣለሁ ይሄ ማረግም በጣም ያስደስተኛል። አንደኛ ጓደኞቼን ወዳጆቼን ህዝብ በፊት ያሳለፍኩትን ህይወት እንዳረሰ ያደርገኛል። ከዚህም በተጨማሪም ቤቴ ውስጥ ፎቶ በመስቀሌ ለቤቴ ውበት ይሰጠኛል ይሰጠኛል።

ልዩ ችሎታህ ምንድነው? የኔ ልዩ ችሎታዬ ዘፈን ነው። ዘፈን መስፈን በጣም ለየት ያለ ችሎታ አለኝ ከሌሎች ሰዎች ይልቅ ይህን ማድረጌን በጣም የሚያስደስተኛል ማለትም ይህን ችሎታዬን አዳብሬ ነገ ትልቅ ደረጃ ውስጥ ለደረጃ ላይ ለመድረስ እሞክራለሁ፤ ዘፈን መዝፈን በጣም ያስደስተኛል አንደኛ ዘፈን የተለያዩ ስሜት መግለጫ ነው እንዲሁም ዘፈኖችን እየሰማሁ ያንን ዘፈን በደንብ አዳምጥና ያንን ዘፈን ደጋግመው የተለያዩ ዘፈን ዘፈን መስፈን በጣም ያስደስተኛል። በጣም የምወደው ዘፈን ደግሞ የጥላውን ገሰሰን ነው አብዛኛውን ጊዜ የጥላሁን ገሰሰን በጣም ስለምወደውና የእሱ አድናቂ ስለሆንኩ የእሱን ዘፈን የእሱን ዘፈኖች መዝፈን ያስደስተኛል።

ማታ ከስራ በኋላ ምን ታደርጋለህ? እኔ ማታ ከስራ በኋላ የማደርጋቸው ነገሮች ውስጥ አንዱ ማታ ፊልም ማየት ያስደስተኛል በጣም ደክሞኝ ከስራ ከተመለስኩ በኋላ ልክ እረፍት እያደረኩ ፊልም ማየት በጣም ደስ ይለኛል ይሄንንም የማደርግበት ምክንያትም አንደኛ ፊልም በጣም የምወደው ነገር እና የሚያዝናናኝ ነገር ስለሆነ ድካሜን እንድረሳ ያደርገኛል እንዲሁም የተለያዩ አይነት ፊልሞችን ማየት ያስደስተኛል። ሮማንቲክ ፊልሞችን ማየት በጣም ነው የምወደው ከዚህ በተጨማሪም ተከታታይ የቱርክ የትርጉም ፊልሞችን አያለሁ እንዲህ በማድረግ ከስራ በኋላ እረፍቴን አጣጥመዋለሁኝ። ከዚህም በተጨማሪም የተለያዩ ዜናዎችን ማዳመጥ ያስደስተኛል።

በስራ ቦታ ጓደኛ አለህ አዎ በስራ ቦታ ጓደኛ አለኝ። እኔ በስራ ቦታዬ ላይ ጓደኞቼ የሚኖሩትም እዚያው ነው አንድ ላይ ነው የምንሰራው ጓደኞቼ ጋር ስራ ቦታዬ ላይ እና በጣም ደስ የሚል ጊዜ እናሳልፋለን። ስራ ስንሰራ እየተጋገዝን ነው ስራዎችን የምንሰራው እናም የእረፍት ጊዜያችንን ምናሳልፈውም አንድ ላይ ነው። ከዚህ በተጨማሪ የምሳ ጊዜ አንድ ላይ እናሳልፋለን። በስራ ስንሰራ እንውልና የምሳ ምሳ ሰዓት ሲደርስ ወጥተን አንድ ላይ ምሳ እንበላለን ቡና እንጠጣለን አንድ ላይ እንተጋገዛለን። እንዲሁም ከዚህ በተጨማሪ የሆነ ችግር በሚደርስብን ጊዜ አንዳችን በምንቀርበት ስራ ላይ አንዳችን ከቀረን ችግር ገጥሞን ያንን ስራ እርስ በእርስ እንሸፋፈናለን ማለት ነው። ከዚህ በተጨማሪ የተለያዩ ችግሮች በሚያጋጥሙም ብዬ እርስ በእርስ በመደጋገፍ በጣም ደስ የሚል ጊዜ እናሳልፋለን

ሽማግሌዎችን እንዴት ታከብራለህ? እኔ ሽማግሌዎችን በተለያየ መንገድ እከብራለሁ ለምሳሌ በመንገድ ላይ እየተጓዝነን ቅድሚያ ለእነሱ እንዲያልፉ እሰጣለሁ። ከዚህም በተጨማሪ እነሱ አቅመ ደካማዎች በመሆናቸው የተነሳ ለእነሱ የተለያዩ ስራዎችን መስራት ያስደስተኛል። ውሃዎችን ማምጣት ቤት ማጽዳት እንዲሁም የተለያዩ ቦታዎችን ለትላልቅ ሰዎች መላክ ይሄን ነገር እነዚህን ነገሮች ማድረግ ያስደስተኛል። ምክንያቱም አንደኛ ያልተላለቅ ሰዎችን መርዳት ለራሴ በጣም ስለሚያስደስተኝና ትላልቅ ሰዎች እድሜያቸው የገፋ በመሆናቸው የተነሳ እነሱን ስንረዳቸው የእነሱን ምርቃት ለእኛ ስለሚጠቅመን በጣም ያስደስተኛል። እነሱን መርዳት

ማታ በምን ሰዓት ትመገባለህ? ማታ መመገብ የሚያስደስተኝ ሰዓት ሁለት ሰዓት ነው። ሁለት ሰዓት አካባቢ መመገብ ያስደስተኛል ይህን የማደርግበት ምክንያት አንደኛ ሁለት ሰዓት ከበላሁ በኋላ ከመተኛቴ በፊት ቀደም ብዬ መብላት ያስደስተኛል ይሄንን ማለት ሁለት ሰዓት ከበላው አራት ሰዓት አካባቢው እተኛለሁ ማለት ነው። ምክንያቱም ቀደም ብዬ ከመተኛቴ በፊት ሁለት ሰዓት አካባቢው መብላቴ አንደኛ የበላሁት ነገር እንዲንሸራሸርና ወዲያው በልቼ እንዳልተኛና ሆዴን እንዳይከብደኝ ስለሚያደርግ ሁለት ሰዓት አካባቢ መብላት ያስደስተኛል።

የስራ ጊዜው እንዴት ነው? የኔ ስራ ጊዜ በጣም ደስ ይላል ስራ ምገባው ሁለት ሰዓት ነው ከጥዋቱ ሁለት ሰዓት እገባና ወደ ከምሽቱ አስራ አንድ ሰዓት እወጣለሁ እናም ስራዬን በስራ መስራት በጣም ያስደስተኛል። የስራ የስራ ጊዜን በአግባቡ እጠቀማለሁ እንዲሁም ከ ከስራ ባልደረቦቼ ጋር በጣም ደስ የሚል ግንኙነት ነው ያለኝ የእህትና የወንድም ግንኙነት አለኝ። ስራዬን በስራ እሰራለሁ እንዲሁም መስራትም ማልችለውና የሚከብደኝን ነገር ባልደረቦቼ ስራ ባልደረቦቼ እንዲያግዙኝ እጠይቃለሁ። እንዲሁም ከዚህም በተጨማሪ አለቆቼ ጋርም ከስራ አለቆቼ ጋርም ጥሩ ግንኙነት አለን። የሆነ ችግር በሚያጋጥመኝ ጊዜ የተለያዩ አደጋዎች ምናምን በሚደርስ ጊዜ ድርጅቱ የ የእንትን ችግሩ የደረሰበትን ችግር ከቫር ያደርግልናል በገንዘብም ሆነበት በተለያየ መንገድ።

ብዙ ሰነዶች ታዘጋጃለህ አዎ የተለያዩ አይነት ሰነዶችን አዘጋጃለሁ ምክንያቱም ስራ በምሰራበት ጊዜ የተለያዩ ወጪዎች ክፍያዎች ግዢ ምናምን በማደርግበት ጊዜ እ እም ያን የተለያዩ ሰነዶችን እይዛለሁ እመዘግባለሁ ማለት ነው። ይሄንን የማደርግበት ምክንያት አንዱ ደግሞ ሰነዶች በጣም ወሳኝ ናቸው እያንዳንዱ ክፍያዎች ሽያጮች ግዢዎች በሚካሄዱ ጊዜ ሰነዶችን መያዝ በጣም አስፈላጊ ነው። ምክንያቱም እም እያንዳንዱ መረጃ ሰነዶች ጋር ስለሚጻፍና ሰነዱ ከጠፋ እኛ ወንጀለኛ ሊንሆና ሊያስከስሰኝ ስለሚችል እያንዳንዱን ግዢዎችን ሽያጮችን እያንዳንዱን ወጪዎች የሰነድ ጋር መዘግባለሁ የሆነ ሰነድ ከጠፋ ግን እኔን እእ ችግር ውስጥ ቢከተኝና የባለዳ ሊያረገኝ ስለሚችል ሰነዶችን እ እይዛለሁ

ኮፍያ ማድረግ ትወዳለህ? አይ እኔ ኮፍያ ማድረግ አልወድም ኮፍያ ማድረግም ምርጫዬ አይደለም ሴት እንደመሆኔ መጠን አብዛኛውን ጊዜ ፀጉሬን አበጥሬ መልቀቅ ነው እንጂ ኮፍያ ማድረግ የኔ ምርጫ አይደለም። እናም ኮፍያ የሚያደርጉ ሰዎች አብዛኛውን ጊዜ ፀጉራቸው ገባ ይላል ፀጉራቸው ይሸሻል ብዬ ስለማስብ ኮፍያ ማድረግ ደስ አይለኝም አብዛኛውን ጊዜም አላደርግም። እናም ምክንያቱም ሴት እንደመሆን ይመጣ እንዳልኳችሁ ፀጉሬን የተለያዩ ዲዛይኖችን በማስያዝ የተለያዩ የካውያ ስራዎችን በዊግ እየተሰራው ፀጉሬን መልቀቅ ያስደስተኛል። በዚህ ምክንያት ኮፍያ ተጠቃሚ አይደለሁም ማለት ነው እናም ኮፍያ ማድረግም አያስደስተኝም።

ሰዎችን እንዴት ታስተዋውቃለህ? እኔ ሰዎችን የማስተዋውቅበት አንደኛው መንገድ። ሁለት ሰዎች ከሆኑ ስማቸውን እንዲለዋወጡ በማድረግ እና የሚሰሩትን ስራ እንዲሁም። ከዛም በተጨማሪ የሚያደርጉትን ነገርና ከየት እንደመጡ በመናገር ሰዎችን አስተዋውቃለሁ። ይሄን የማደርግበት ምክንያት እርስ በእርስ ሰዎች ስም እንዲተዋወቁና ከዚህም በተጨማሪ ተጨማሪ ነገር የማደርገው ነገር ደግሞ ስልክ እንዲቀያየሩ አደርጋለሁ። ይሄን በማድረጌ እርስ በእርስ በደንብ ተዋውቆ ተደዋውሎ እንዲገናኙና በጣም እንዲቀራረው ይጠቅማሉ ብዬ አስባለሁ። ከዚህም በተጨማሪ እነዛ ሰዎች ለኔ ያላቸውን ቅርበት እናገራለሁኝ። ለኔ ጓደኞቼ ከሆኑ ወይንም ቤተሰቦቼ ከሆኑ ወይንም ለኔ ያላቸው ምን አይነት ቅርበት እንደሆነ እናገራለሁ። ይህን በመናገር ይብልት ከነዛ ሰዎች ጋር ቀረቤታ እንዲኖራቸው በደንብ ትወውቅ እንዲኖራቸው ያደርጋል።

የምታስታውሰው ልዩ በዓል አለ አወ እኔ የማስታውሰው ለኔ ልዩ በዓሌ እንቁጣጣሽ ወይንም የዘመን የአዲስ ዘመን መለወጫ ባህል እንቁጣጣሽ ነው። ይሄም የማስታውስበት ምክንያት አንደኛ በጣም ደስ የሚለኝ በዓል በመሆኑና ቤተሰቦቼ ጋር ሰብሰብ ብዬ የማከብረው በዓል በመሆኑ ይህንን በዓል በጣም እወደዋለሁ። እናም የምናከብርበት መንገድም በጣም ደስ ስለሚል የተለያዩ ዘመዶቼ ጋር እህቶቼ ጋር ጓደኞቼ ጋር የምገናኝበት በዓል ስለሆነ በጣም ደስ ይለኛል። ከዚህም በተጨማሪ የምወድበት መንገድ አንደኛ የአዲስ አመት መጀመሪያ በመሆኑ የአዲስ ብርሃን መታያ ነው። ብዬ በማሳቤና እና የተለያዩ ነገሮችን ለመጀመር የአመቱ መጀመሪያ ነው። ስለሆነ የተለያዩ ነገሮችን ለመስራት እና ለመጀመር ፍላጎት ስለሚኖረኝ በዛ ጊዜ በአዲስ ዘመን መለወጫ ጊዜ ያንን በዓል በጣም እወደዋለሁ

የምትወደው ወቅት የትኛውን ወቅት ትወዳለህ? እኔ የምወደው የወቅት አይነት ሰኔ ነው። ሰኔም በጣም የምወደው ወቅት አይነት ነው ምክንያቱም ሰኔ የክረም የክረምቱ መግቢያ እና የተለያዩ እጽዋት መብቀያ እንዲሁም የሰብል መብቀያ ስለሆነ በጣም የምወደው ወቅት ነው እናም ጊዜያት ጊዜያቱንም በጣም ደስ በሚል ሁኔታ ስለማሳልፈው ዝናብ በዝናቡ መጫወት እንዲሁም በዝናቡ የተለያዩ ጥቅሞች መጠቀም ያንን እንደዚህ አይነት ነገሮችን ስለማደርግ በጣም ያስደስተኛል።

ይቅርታ መጠየቅ ቀላል ነው። አዎ ይቅርታ መጠየቅ ቀላል ነው ብዬ ነው የማስበው ምክንያቱም የሆነ በደል ይዘን ቂም ከመያዝ ይልቅ ይቅርታ ጠይቀን ያንን ቂማችንን እንዲጠፋና ሰላም መፍጠር በቀላሉ ስለምንችል። ቂም ቂም ከመያዝ ይልቅ ይቅርታ መጠየቅ ጥሩ ነው ብዬ አስባለሁ። ቂም ሁለቱንም ወገን ይጎዳል ቅም ያዥውንም የቅም ተያዥውንም ስለሚጎዳ ይቅርታ በመጠያየቅ ግን ያንን ቅም ትተን። ሰላምና ፍቅር በፍቅር መኖርና ያንን ቂም በመፍታት ሁለታችንም በሚያስማማ ሁኔታ እርስ በእርስ ይቅር ተባብለን መኖር። ስለሚቀል ይቅርታ መጣየቅ ቄም ከመያያዝ ይልቅ ቀላል ነው ብዬ አስባለሁ። እና ይቅርታ በቀላሉ ያንን ሰው የበደልነውን ወይም ያጠፋው ነገር ካለ ያጠፋነው ነገር ካለ ይቅርታ በቀላሉ በመጠየቅ ህይወታችንን ቀለል አድርገን መኖር እንችላለን።

በስራ ጊዜ እረፍት ታደርጋለህ? አሁን በስራ ጊዜ እረፍት ታደርጋለሁ። በደንብ ስራዬን ከሰራሁ በኋላ በሚደክመኝ ጊዜ እረፍት አደርጋለሁ ማለት ነው። ይሄንም የማደርግበት ምክንያትም በደንብ ብዙ ሰዓት ስሰራ ከቆየሁና ከደከመኝ ያለ እረፍት ብዙ ሰዓት ከሰራሁኝ የሆነ ስህተት ልሰራ ስለሚችልና እስካሁን ሙሉ ቀን ሙሉ ስሰራ ያዋልኩትን ሙሉውን ላበላሸው ስለሚችል በአንድ ስህተት። የሰው ልጅ እረፍት ያስፈልገዋል ከሰራ በኋላ። በቂ እረፍት አደርጋለሁ ማለት ነው። ይህንን የማደርግበት እንዳልኳችሁ የሆነ ስህተት እንዳልሰራና በጣም በመሰላችበት ጊዜ የሆኑ ጥፋቶችን ላጠፋ ስለሚችል። በቂ እረፍት ያስፈልገኛል እንዲሁም ሰዎች። ስራ ሰርተው በሚደክማቸው ጊዜ እረፍት ማድረግ አለባቸው ብዬ አስባለሁ ይሄም ለስራው ጥሩና ብቃት እና ጥሩ ደረጃ ስራው እንዲደርስ ይረዳል።

የህዝብ ማመላለሻ ትጠቀማለህ? አሁን በተለያዩ ጊዜያቶች የህዝብ ማመላለሻ ማመላለሻዎችን ነው የምትጠቀም የተለያዩ ቦታዎች ለመሄድ የህዝብ ማመላለሻዎች በጣም ተመራጭ ናቸው ምክንያቱም የህዝብ ማመላለሻዎች በጣም ብዙ ሰው በአንዴ በመኪና ጭናው ስለሚሄዱ ዋጋቸውም ቀነስ ያለ ነው፣ በግል ተኮናትረን ይዘን ከምንሄድ በባጀጅ ምናምን ከመሄድ ይልቅ በቀላሉ በህዝብ ማመላለሻ መሄድ ዋጋውም ቀነስ ያለና ለመክፈልም ስለማይከብድ አብዛኛው ጊዜ የተለያዩ ቦታዎችም የምሄደው በህዝብ ማመላለሻ ባስ ነው ይሄን ማድረግ በጣም ጠቃሚ ነው ብዬ ነው የማስበው፤ አቅም ለሌላቸው እና ብዙ ገንዘብ ማውጣት ለማይችሉ ሰዎች የህዝብ ማመላለሻ በጣም ተመራጭ ነው ለኔም የህዝብ ማመላለሻ ተመራጭ ነው።

በምን ሰዓት ትነሳለህ? እኔ ከእንቅልፌ የምንነሳበት ሰዓት ሁለት ሰዓት ነው። ሁለት ሰዓት ከእንቅልፌ እነሳና የተለያዩ ነገሮችን አደርጋለሁ ከእንቅልፌ ወዲያው እንደተነሳው ፊቴን እታጠብና። ጥርሴን እቦርሻለሁ እንዲሁም እንደዚህ ካደረኩ በኋላ የተለያዩ ቤት ውስጥ ያሉ ስራዎችን እሰራለሁ ማለት ነው። ቤት አጸዳለሁኝ እንዲሁም አልጋየን አነጥፋለሁ። ቁርስ እሰራለሁ ቁርስ ከሰራሁ በኋላ ቁርሴን እመገብና የተመገብኩትን ሳሀን ካጠብኩ በኋላ ወደ ስራ ሄጄ የተለያዩ ስራዎችን እሰራለሁ ማለት ነው። ይሄን ማድረጌ በጣም ያስደስተኛል ከእንቅልፌ ሁለት ሰዓት መነሳቴ። በቂ እንቅልፍን ተኝቼ ስራዬን በስርዓት እንድሰራ ስለሚያገለግለኝ ከእንቅልፌ ሁሌ የምነሳ ሁለት ሰዓት ነው

በመስታወት ላይ ምን ያህል ጊዜ ታያለህ? እኔ በመስታወት ብዙ ጊዜዬን ማየት በጣም ያስደስተኛል ሴትም እንደመሆኔ መጠንም በቀን ከአራት ጊዜ በላይ መስታወት አያለሁ ምክንያቱም እኔ የተለያዩ ቦታዎችን በመወጣበት ጊዜ መስታወት እያየሁ ነው ምወጣው እ የፀጉሬን ሳስይዝ መስታወት እያየሁ ነው ማስይዘው የተለያዩ ሜካፖችን ስትቀባ እም እንዲሁም የተለያዩ ልብሶችን ስንቀያይር እ መስታወት እያየሁ ስለምቀያይር አብዛኛውን ጊዜ እም በጣም መስታወት ተጠቃሚ ነኝ። እ ያው እንደሚታወቀው ሴቶች አብዛኛውን ጊዜ መስታወት በጣም እ ይጠቀማሉ እናም እኔ እ ከ ከቀን በአራት ጊዜ በላይ መስታወት ተጠቃሚ ነኝ። እንደተናገርኩት እናም የተለያዩ ቦታዎችን ከመውጣቴ በፊት ራሴን በመስታወት አይቼ ራሴን አስተካክዬ ነው ምወጣው።

የምትወደው ሽታ ምንድነው? እኔ የምወደው ሽታ ደስ የሚለኝ የጽጌረዳ ሽታ ነው የጽጌረዳ ሽታ በጣም ሲሸተኝ በጣም ያስደስተኛል። አንደኛ ጽጌረዳ አበባ በጣም ደስ ስለሚልና ሽታውም መአዛውም በጣም ደስ ስለሚል የጽጌሬዳ አበባ ሽታ በጣም እወዳለሁ። ምክንያቱም አንደኛ ጽጌረዳ ጽጌረዳ አበባ ከሽታውም በተጨማሪ በጣም ደስ የሚልና የፍቅር መግለጫ ስለሆነ ጽጌረዳ አብዛኛውን ጊዜ ሰዎች ጽጌረዳ ሲሰጡኝ የጽጌ ረዳ አበባ ማሽተት እና ሽታውን ማጣጣም በጣም ያስደስተኛል። እንዲሁም የጽጌረዳ አበባ እንደሚታወቀው የፍቅር መግለጫ ነው። እናም የጽጌሬዳ አበባ ሽታውን በጣም ያስደስተኛል

ብዙ ትናንሽ ትናንሽ አለ አሁን የብዙ ትናናሾች አሉኝ እኔ የመጀመሪያ ልጅ ነኝ ከእኔ አራት የኔ ታናናሽ አራት ልጆች አሉ እናም እነሱ እኔ የመጀመሪያ ልጅ በመሆኑ የተነሳ የነሱ አርያ እና የነሱም የምመራቸው እኔ ነኝ እንዲሁም እኔ የመጀመሪያ ልጅ በመሆኔ የቤቱ ሀላፊነት ራሱ ከእኔ ላይ ነው የሚወድቀው እናም ታናናሾቼንም ማሳደግ ያለብኝ እኔ ነኝ የምንከባከባቸውም እኔ ነኝ እኔ ለእነሱ የሚጠቅማቸውን ነገር በደንብ አስተምራቸዋለሁ እንዲሁም እነሱ የሚጎዳቸውን ነገር ሁሉ እጠብቃቸዋለሁ ማለት ነው። እኔ ታላቃቸው ስለሆንኩ ከመጥፎ ነገር ሁሉ እነሱን የመጠበቅ ሀላፊነት አለኝ አለብኝ እንዲሁም እነሱ እኔን እያዩ ነው ያን ነገር የሚያደርጉት የተለያዩ ነገሮችን የሚያደርጉት እኔን እያዩ ስለሆነ እኔ ታላቃቸው በመሆኔ የተነሳ ለእነሱ አርአያ መሆን ስላለብኝ። የተለያዩ ጥሩ ነገሮችን ነው የማደርገው እናም ለእነሱ የሚጠቅማቸውን ነገር አደርጋለሁ እናም በደንብ እነሱን እንከባከባቸዋለሁ።

በትምህርት ቤት የምትወደው ትምህርት ምን ነበር? እኔ የምወደው የትምህርት በትምህርት ቤቴ ውስጥ ማትስ ትምህርት በጣም እወድ ነበር። የሂሳብ ትምህርት በጣም የምወደው የትምህርት አይነት ነው፣ እሱን የምወድበት ምክንያት በሂሳብ ትምህርት በጣም ልዩ ችሎታ ስላለኝ እና በሂሳብ ትምህርት ክህሎት ስላለኝ ያንን ትምህርት ከሌሎች የተለየ ጥሩ ውጤት ስማመመጣበት እወደዋለሁ ማለት ነው። ይህንን እንዲህ ቢው ችሎታ እንዲኖረኝና ከሌሎች ትምህርቶች በተለየ እንደወደው ያደረገኝ ይሄ ሂሳብ ትምህርት አንዱ አባቴ ሂሳብ መምህር በመሆኑ የተለያዩ ያልገባኝን ጥያቄዎች እና ለኔ የሚከብዱኝ ጥያቄዎችን በደንብ ስለሚያስረዳኝ እና ያን ነገር በደንብ እንድረዳውና ያ ነገር እንዳይከብደኝ በደንብ የሂሳበ ትምህርቶችን በደንብ ስለሚያስተምረኝ ያንን ነገር በጣም የሂሳብ ትምህርት እንዲገባኝና ከሌሎች በተለየ ሁኔታ ለዛ ትምህርት ፍቅር እንዲኖረኝና ጥሩ ውጤት ከሌሎች በተለየ እንዳመጣ እረድቶኛል እና በጣም የምወደው የትምህርት አይነት የሂሳብ ትምህርት ነው።

ሰዎችን በአይን ትመለከታለህ አሁን ሰዎችን በአይኔን በደንብ ነው የምመለከተው። ሰዎችን በአይን በመመልከት ሰዎች ጋር በደንብ መግባባት ስለመችል ሰዎች ጋር በአይኔ በደንብ እየተመለከታለሁ ሰዎችን ማለት ነው። ሰዎችን በመመልከት የሚፈልጉትን ነገር በቀላሉ ማወቅ ስለሚችል ሰዎች ጋር በአይኔ በደንብ እግባባለሁ ማለት ነው። አንደኛው አይን አንዱ የሰዎች ጋር የመግባቢያ መንገድ አንዱ ሲሆን ሰዎች ጋር በአፍ በአፍ ንግግር ሳንወጣ ብቻ በቀላሉ በአይናችን ብቻ እየተነጋገርን በደንብ መግባባት ስለምንችል። በአይኔ ሰዎች ጋር አወራለሁ እነጋገራለሁ ማለት ነው። በአፌ ቃል ባላወጣም ሰዎችን በአይን በማየት ብቻ የፈለጉትን ከእኛ ምን እንደሚፈልጉ ወይንም ከዚህም በተጨማሪም የተለያዩ ነገሮች በአይናቸው በማንበብ የነሱን ፍላጎት ማወቅ ስለምችል በአይኔ ሰዎችን በደንብ እመለከታለሁ

መንዳት ትችላለህ? አይ እኔ መንዳት አልችልም የመንዳት ችሎታም የለኝም አንደኛ ለመንዳት እውቀት ያስፈልጋል ማለትም የመኪና ስልጠና ያስፈልጋል ማለት ነው። ከዚህም በተጨማሪ ጊዜና ለመንዳት ለዛ የሚነዳ መኪና ያስፈልጋል። በዚህ ምክንያት እኔ ሶስቱን ስለሌለኝ መንዳት አልችልም እኔ አሁን ያለሁበት ደረጃ ተማሪ ነኝ። ተማሪ በመሆነ የተነሳ ትምህርቴን ብቻ ነው የምማረው በዚህም ምክንያት መንዳት አልችልም። እናም ከዚህ በተጨማሪም መኪና መንዳት በጣም ያስፈራኛል። ምክንያቱም በምንዳበት ጊዜ ራሱ የሆነ አደጋ ሊያጋጥመኝ ይችላል ብዬ ስለማስብ የመንዳት ፍላጎትም የለኝም። ለወደፊቱ ራሱ መኪና ኑሮኝ ብነዳ ብዬ አላስብም።

መስኮትህን ክፍት ትተዋለህ አዎ አብዛኛውን ጊዜ ሙቀት በሚሆንበት ጊዜ መስታወት ክፍት መተው ያስደስተኛል። አንደኛ መስታወት ክፍት መተው ብዙ ጥቅሞች አሉት። አንደኛ ቤት ውስጥ እ ብርሃን እንዲገባና እም ንፋስ እንዲገባው በደንብ ያደርጋል ከዚህም በተጨማሪ ቤቱ እንዳይታፈንና ሽታ እንዳይኖረው ስለሚያደርግ እኔ አብዛኛውን ጊዜ መስኮቴን እከፍተዋለሁ እናም ክፍት መተው ያስደስተኛል። እ እንዲሁም መስኮቱን ክፍት በመተው በደንብ አየር እንዲገባውና ውስጡ ሽታ እንዳይኖረው እንዲሁም እ በደንብ የፀሀይ ብርሃን ቤት ውስጥ እንዲገባ ስለሚያደርግ መስኮቱን በደንብ ክፍቱን እተዋለሁ ማለት ነው። ከዚህም በተጨማሪ መስኮት በሚዘጋበት ጊዜ በጣም ቤት አብዛኛውን ጊዜ መስኮቶች በሚዘጉበት ጊዜ ቤቱ በጣም የሚታፈንና ሽታ ይኖረዋል። በዛም ምክንያት ቤቱ በጣም እ ሽታ ስለሚኖረው ለተለያዩ ጉንፋን በሽታዎች ልጋለጥ ስለሚችል እና ለተለያዩ ለአስም በሽታዎች ስለሚያጋልጠኝ። መስኮቶችን እከፍት ክፍት እተዋለሁ

ሌሎችም ማበረታታት ትችላለህ? አዎ ሌሎችም ማበረታታት በደንብ እችላለሁ በተለያዩ መንገዶች ሰዎችን አበረታታለሁ ወደ ምሳሌ የተለያዩ ስጦታዎችን የተለያዩ ሽልማቶችን በመስጠት ሰዎች እንዲበረታቱ አደርጋለሁ። ከዚህም በተጨማሪ ሰዎችን ማበረታታት ብዙ ጥቅም አለው። ምክንያቱም ሰዎች በሚበረታቱበት ጊዜ እና የተለያዩ ወይንም ስጦታዎችን እየሰጠን በምናበረታታቸው ጊዜ ሰዎች ከዚህ የተሻለ እንዲሰሩ ያደርጋል። ከዚህም በተጨማሪ የተሻለ ስራ ቢሰሩ ተጨማሪ ገንዘብ ወይም ሽልማት እናገኛለን ብለው ስሜ ለሚያስቡ ሰዎች በደንብ በርትተው እንዲሰሩና እንዲጠነክሩ ስለሚያደርግ የተለያዩ ማበረቻቻዎችን እሰጣለሁ። እንዲሁም ይሄን በማድረጌም ሰዎች ጠንቅረው እንዲሰሩና የተሻለ ውጤት እንዲያመጡ ራሳቸውን እንዲያሻሽለው ያደርጋል።

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ የቀዝቃዛ የአየር ሁኔታ በጣም ያስደስተኛል። አንደኛ ቀዝቃዛ የአየር ሁኔታ ለጤናዬም በጣም ተስማሚ ስለሆነ ቀዝቃዛ የአየር ሁኔታ በጣም ያስደስተኛል ማለት ነው። እንዲሁም ቅዝቃዜ የአየር ሁኔታ ሙቀት ስለማይኖርና ቀዝቀዝ ያለ ስለሚሆን ለጤናችን ተስማሚ ነው ከዚህም በተጨማሪም የተለያዩ ስራዎችን ለማከናወንም ስለማይከብድን ቀዝቀዝ ያሉ ቀዝቀዝ ያለ የአየር ሁኔታ እወዳለሁ ማለት ነው። ቅዝቅዝ ያለ የአየር ሁኔታ የምወድበት ምክንያት አንደኛው ከዚህም በተጨማሪ ሙቀት የተለያዩ ጉዳቶች ሊያደርስብን ለሚችል እንዲሁም ከቦታ ቦታ ለመንቀሳቀስም ፀሀይ በጣም ሊጎዳን ስለሚችል ቀዝቀዝ ያለ የአየር ሁኔታ የተለያዩ ቦታዎችን እንደፈለግን እንድንቀሳቀስና ስራዬን በቀላሉ እንድሰራ ስለሚያደርገኝ ቅዝቃዜ አየር ሁኔታ እወዳለሁ።

ምን አይነት ጥቅማ ጥቅሞች አሉ እኔ በምሰራበት ድርጅት የተለያዩ ጥቅማ ጥቅሞች አሉኝ አሁን ለምሳሌ ለአመት በዓል ጊዜ የሚሰጡ የተለያዩ የገንዘብ ድጎማዎች አሉ። ከዚህም በተጨማሪ ለተለያዩ ወጪዎች የሚሰጠን አለ። ለኪስ ገንዘብ ከዚህም በተጨማሪም ለትራንስፖርት የሚሆን ገንዘብ የኪስ ገንዘብ ይሰጠናል ለትራንስፖርት መሄጃና መምጫ የሚችልልን ድርጅት ሆኖ ከዚህም በተጨማሪም የዶርም ኪራይ ይችሉልኛል። በድርጅቴ ነው የዶርም ክሬም የሚከፍልልኝ። ማለትም የዶርም በየወሩ የወጪው የሚሸፍነው ድርጅቴ ነው ማለት ነው። ከዚህም በተጨማሪ የጤና ኢንሹራንስ አለኝ በምታመምበት ጊዜ ድርጅቱ ነው የሚያሳክመኝ። እነዚህ እነዚህን በድርጅቴ ውስጥ የማገኛቸው ጥቅማ ጥቅሞች ናቸው